የመንገዴን ስም አውቃለሁ። የትኛውም አቅጣጫዎቼን የምሄድባቸው የምንቀሳቀስባቸውን መንገዶች ሁሌም በእቅድ ነው የምንቀሳቀሰው፤ እና የምሄድበትን መንገድም በደንብ አውቀዋለሁ። የ ወደ ስራ መሄጃ መንገዶቼ የታወቁ ናቸው። አዲስ አበባ ውስጥ ነው የምኖረው የቦሌ ኢምፔሪያል መንገድም ተጠቃሚ ነኝ፤ እና የመንገዴ ስም በደንብ ነው የማ